ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ። ሳምቡሳ በጣም ጣፍጭ ነው። ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቼ ጋራ አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ልምድ ነው።

የስራ ጊዜ ገደብ ይቀርባል። ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ፣ ቡና መጠጣት እጨምራለሁ አእምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶች አላየሁም ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው እርስ በራስ እንበረታታለን ትንሽ ጊዜ ቀረናል በደንብ መስራት አለብን ስህተቶች መኖር አይችሉም ጊዜው ሲደርስ እፎይታ ይሰማኛል ግን አሁን መታገል አለብኝ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

አዎ እጠቀማለሁ አሁን እኔ ያለሁበት ሀገር ታዳጊ ሀገር ስለሆነ፤ ብዙዎቻችን የግል መኪና ስለሌለን የምንጠቀመው የህዝብ መመለሻ አገልግሎቶችን ነው። ማለትም እንደ ታክሲ የሚባሉ አሉ አንደኛ ሀገር ያሉት ማለት ነው አስራ ሁለት ሰው የሚይዙ ታክሲዎች አሉ እንደ ውጪ እንዳሉት አይደለም ታክሲ እኛ ጋር የሚባለው ኖርማል ታክሲዎችም አሉ ዋጋቸው ወደድ ይላል እና የባስ እንጠቀማለን ኢትዮጵያዊ ኑሮን ለማቃለል ለመንቀሳቀስ ከዋጋም አንፃር በጣም ፌር የሚሆኑት እነዚህ የህዝብ ማመላሻ ናቸው እሱን ደግሞ ቢያንስ በቀን አንዴ ልጠቀም እችላለሁ እኔ

የአፈጻጸም ግምግማዬ ዛሬ ነው። ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል የማለፍ ሰባት ወራት እንገመገማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ፤ ግን ተገኔ ሆኖ ነገሮች ሊኖሩ ይችላሉ አመሰግናለሁና እቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል ወይ ምናልባት አዳዲስ ሚናዎች ይህ እድገት እድል ነው። ከእሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው በስሬም ለማሻሻል ቆርጌያለሁ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

የአትክልት ስራ ማድረግ እወዳለሁ። ትንሽ የአትክልት ቦታ አለኝ አተር እና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈር መቀነስ የአካል እንቅስቃሴ ነው። እጆቼን ቆሻሻ ይሆናሉ፤ ግን ይህ ትክክለኛ ስራ ነው አበቦችም እዘራለሁ ቀለሞች ያስደስቱኛል የራሴን ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋሀል። የአትክልት ስራ መደሰትና ምርት ነው